እዚህ ይላል እዚህ እንግዲህ በዋናነት ቦታን የሚገልጽ ቃል ነው። እዚህም እዚህና እዚያ ብለን በሁለት እንከፍለዋለን እዚህና እዛ ማለት እዚህ ማለት እኛ የቆምንበትን ቦታ ለመግለጽ እኛ የቆምንበትን አካባቢ ለመግለጽ እዚህ ብለን መጠቀም እንችላለን። እዚህ የሚለው አንድን ስም ሪፕረዘንት የሚወክል ለምሳሌ ያለን ቦት ቦታ ቤቱ ቤት ቢሆን እዚህ አትመጣም ማለት ቤት አትመጣም ወይ ለማለት ነው። እዛ አትሄድም ማለት ግን እዛ ማለት ሌላ ከዚህ በፊት የተነጋገርንበት ቦታ ከዚህ በፊት የተገለጸ ሌላ ቦታ ካለ እዛ ብለን መጥቀስ እንችላለን። ከዛ ውጪ ግን እዚህ የሚለው ቃል በዋናነት ያለንበትን ቦታ እኛ የተቀመጥንበትን ቦታ ለመግለጽ የምንጠቀምበት ቃል ነው። ስለዚህ እዚህ የሚለው ቃል በዚህ መንገድ ይገለጻል። አመሰግናለሁ

ኮት ይላል? ኮት እንግዲህ ከምንለብሳቸው የልብስ አይነቶች መካከል አንዱ ነው። እንግዲህ ሰው ከሚለብሳቸው ልብሶች መካከል የመጀመሪያው ሱሪ ያለ ከታች የሚለበሰው ማለት ነው። ሌላኛው ከሱሪ ውስጥ የሚለበስ ቡታንታ ወይም የውስጥ ሱሪ የሚባል አለ። ከዛ በኋላ ጃፖኒ አለ ከውስጥ ማለት ነው የሚለበስ። ከጃፖኒ ከላይ ደግሞ ብዙ ጊዜ ቲሸርት ልንለብስ እንችላለን ከቲሸርት ውጪ ደግሞ ሸሚዝ ሊለበስ ይችላል ማለት ነው። ከዛ ከላይ ሙሉ ከላይ የሚደረገው ኮት ይባላል ወይም ደግሞ ጃኬት ይባላል ማለት ነው። እና ኮት ማለት እንግዲህ ከላይ የሚደረብ የልብስ አይነት ነው ኮት በተለያየ መንገድ ሊሰራ ይችላል እንደሚታወቀው ልብስ ሲሰራ ዘመናዊ ልብስ እና በባህላዊ መንገድ ሊሰራ ይችላል ማለት ነው።